የቴክኖሎጂ ችግር ሲያጋጥም ምን ታደርጋለህ? ይኸው ቴክኖሎጂ ችግር አብዛኛው ጊዜ ያጋጥማል ስለዚህ የቴክኖሎጂን ችግር በቴክኖሎጂ እንፈታዋለን ማለት ነው። ይሄ ማለት። የት ጋር እንደተበላሸ ለምሳሌ ስልካችን ወይም ስማርት ፎናችን ሲባላሽ። ቻትጂፒቲን እጠ ምን አይነት ብልሽት እንደሆነ እና ከየትኛው እንደሆነ በመጠየቅ ስክሪንሸት በማለክ እናስተካክለዋለን ማለት ነው። ስለዚህ አሁን ቴክኖሎጂ ዘመን ስለሆነ ማንኛውም አይነት ብልሽት ብያጋጥመን በቀላሉ ልንፈታው እንችላለን ማለት ነው። ይሄ ደግሞ ቴክኖሎጂን በቴክኖሎጂ መፍትሄ እናገኛለን ማለት ነው። ስለዚህ እኔ ለምሳሌ የተለያዩ ሞባይል ሞባይል ላይ የተለያዩ ሲቲንጎች ኦፍ እና ኦን የሆነ ሲያስቸግሩኝ በዚህ መንገድ እያስተካከልኩ ችግሬን እየፈታሁ እገኛለሁ ማለት ነው። ስለዚህ በቀላሉ ችግራችንን መፍታት እንችላለን።

ምን? ያህል ጊዜ መጽሐፍ ታነባለህ ብዙ ጊዜ መጽሐፍትን አነባለሁ ማነብባቸው መጽሐፍቶች ደግሞ የተለያዩ መጽሐፍቶች ናቸው። ለምሳሌ አካዳሚክ መጽሐፍቶች አሉ ሌላ መዝናኛ ለምሳሌ ልቦለድ አይነቶች ወይም የቤተ እምነት መጽሐፍቶች እና ፖለቲካ እና ፊልስፍና የያዙ መጽሐፍቶችን አንባለው። አብዛኛው ጊዜ የአካዳሚ መጽሐፍ ማለት የትምህርት ነክ መጽሐፍቶች ግን የማነበው የታሪክ መጽሐፍቶች ናቸው ምክንያቱም ይሄ የታሪክ ተማሪም ስለሆንኩኝ የተለያዩ የታሪክ መጽሐፍቶች ታሪክን የሚዘክሩ መጽሐፍቶች አንብባለሁ። ለላኛው ደግሞ

የእቃ ቁጥጥር ታደርጋለህ አዎ የእቃ ቁጥጥር ማድረግ በጣም አስፈላጊ ነው። ለምሳሌ የምንሰራውን ስራ በቃ በመቆጣጠር። አገልግሎት እንዲሰጡ ረጅም አገልግሎት እንዲሰጡ በማድረግ የእቃ ቁጥጥር ማድረግ በጣም አስፈላጊ ነው። ምክንያቱም የእቃ ቁጥጥር ስናደርግ የተለያዩ እቃዎች ረጅም አገልግሎት እንዲሰጡ ያደርጉናል ማለት ነው። ስለዚህ የእቃ ቁጥጥር ማድረግ በጣም አስፈላጊ ነው። ለምሳሌ እቃ ስና እለት እለት የምንጠቃማቸው እቃዎች ሊሆኑ ይችላሉ ለምሳሌ በቤት ውስጥ መመገብያዎቹ። የተለለያዩ እቃዎች ሊኖሩ ይችላሉ። ስለዚህ እነዚህ እቃዎች ረጅም እድሜ እንዲሰጡ ማድረግ ማለት ነው። ስለዚህ ይሄ ደግሞ በጣም አስፈላጊና ታቃሚ ነው። ምክንያቱም እቃው እየተወደደ ስለሚሄድ አንድም ዋጋው እየናረ እየጨመረ እየሄደ ስለሆነ። አብዛኛው ጊዜ አሁን አበላሽተን ያላቀድነዉን ምንገዛ እቃ ከሆነ። ህይ ደሞ አያስፈልግም ስለዚህ ሁሉም ሰው በአግባቡ መጠቀም እንዳለበት ነው የሚመክረው

በመስመር ላይ ቪዲዮ ትመለከታለህ? ቪዲዮ አልመለከትም ምክንያቱም በመስመር ላይ በምንቆምበት ጊዜ የተለያዩ አደጋዎችን ሊፈጠሩ ስለሚችሉ እኔ መስመር ላይ በኤርፎን አድርጌ የተለያዩ ዜና ሙዚቃዎችን ነው እንጂ የምሰማ መስመር ላይ ቪዲዮ አላይም ምክንያቱም መስመር ላይ እየተጓዝን እያለን አንድ እና አንድ መንገድን ግራ ቀኝ አይተን መንገድ ነው እንጂ መሄድ ያለብን የተለያዩ ነገሮችን መመልከት አደጋ ያስከትላል ለምሳሌ የተለያዩ ማህበራዊ ገጾች ላይ ቪዲዮ እያየን ብንጓዝ ለምሳሌ ቲክቶክ ላይ ያየን ብንጓዝ አንድ ሰው ጋር እንገቻለን ሁለተኛ ደግሞ የተለያዩ አደጋዎችን ሊፈጠሩብን ይችላሉ መኪና ሊገጨን ይችላሉ ባጃጆች ሊገጩን ይችላሉ ስለዚህ ይሄን አደጋ ለመቀነስ ሰው ራሱ ትኩረትት ከጉዞ ላይ ከመንገድ ላይ ማድረግ ነው ያለበት እንጂ የተለያዩ ሀሳብን የሚሰርቁ እይታችንን የሚሰውሩ ነገሮች ላይ ጊዜ መጥፋት አለበት ብዬ አላስብም ይሄ ደግሞ በጣም ጎጂ እና በጣም እንትን የሚያደርገው ነገር ነው እና ስለዚህ ሁሉም ሰው ማድረግ ያለበት ምንድነው እቃዎችን መስመር ላይ የተለያዩ እይታ ሲያድርም መሄድ የለበትም ብዬ አስባለሁ

የምትወደው ፍራፍሬ ምንድነው? አብዛኛው ጊዜ ፍራፍሬ ተመጋቢ ነን ምክንያቱም ፍራፍሬ በጣም አሪፍ ነው ለጤናም ጥሩ ነው ስለዚህ የምወደው ፍራፍሬዎች። አሁን ለምሳሌ ማንጎ በጣም እወዳለሁ ማንጎ ጅስም እወዳለሁ በጥሬው እንዳለ መብላት መመገብም እወዳለሁ። ስለዚህ ማንጎ የምወድበት ምክንያት አንደኛ ማንጎ ጣፋጭ ነው በባህሪው ሁለተኛ ደግሞ ሀይልና ሙቀት ይሰጣል። ለምሳሌ በተለምዶ እኛ አካባቢ ምን ይላሉ መሰለህ አንድ ማ ማንጎ መብላት አንድ መርፌ ጋር እኩል ነው ብሎ ሰው ማህበረሰቡ ያወዳድራል ማለት ነው። ይሄ ደግሞ መቃታካሚ ታቸው አንፃር። ስለሆነ ሁሉም ሰው ይገባዋል ሁሉም ሰው ይሄን ነገር እንትን ብሎ በተገቢ መልኩ እንትን እያደረገ ይገኛል ማለት ነው። ስለዚህ ሁሉም ሰው እንትን ማለት አለበት። የራሱ የሆነ እንትን ማለት አለበት ማለት ነው። ስለዚህ ሁሉም ሰው ማንጎውን መምረጥ ጥራጥሬውን መምረጥ መምረጥ አለበት

በዚህ ቅዳሜና እሁድ ምን ታደርጋለህ? አሪፍ ጥያቄ ነው። ቅዳሜና እሁድ አብዛኛው ጊዜ ሰው ያርፋል። ምክንያቱም ስራ ሲሰራውሎ እረፍት የሚያደርግበት። ቅዳሜ እሁድ ነው። ሁሉም ሰው እኔ ግን እንደዚያ አይደለሁም። እኔ ቅዳሜና እሁድ ምን አደርጋለሁ መሰላችሁ? ቅዳሜና እሁድን እኔ የተለያዩ ስራዎችን እየሰራሁ ነው። ማሳለፍ ለምሳሌ ቅዳሜ እና እሁድ የተለያዩ ትምህርቶችን እማራለሁ። ይህ ማለት ለህይወቴ ለወደፊት ይጠቅሙኛል የምላቸውን ትምህርቶችን እማራለሁ ማለት ነው። ስለዚህ ይሄ ቅዳሜ እና እሁድ በጥሩ ሁኔታ ነው የማሳልፈው። አንድም የተለያዩ ቤተ እምነቶችን በመሄድ ራሴን አድስበታለሁ። ራሴ ጋር ማከርበታለሁ። ራሴ ጋር እኖራለሁ አወራለሁ ማለት ነው። ስለዚህ ሁሉም ሰው ቅዳሜና እሁድ በጥሩ መልኩ ቢያሳልፍ የታመመውን ቢጠይቅ የታሰረውን ሄዶ ቢጠይቅ የተሻለ ነው። ምክንያቱም እረፍት ነች ሁሉም ሰው። ሳምንቱን ሰኞ እስከ አረብ ሲላፋ ቆይቶ እሁድና ቅዳሜ በተለያዩ መንገድ ያሳልፋል ማለትም በእረፍት መልኩ ያሳልፋል።

ደሞዝ በየትኛው ቀን ታገኛለህ በጠም ምርጥ ጥያቄ ነው? ደሞዝ በእኛ አገር አንፃር አብዛኛው መንግስት ሰራተኛ የሚከፈለው በወሩ መጨረሻ አካባቢ ነው። ስለዚህ ይሄ ደግሞ እጅ ወደ አፍ እንድን ኑሯችን እንዲሆን አድርጎናል ማለት ነው። ምክንያቱም ሌላ የተለያዩ ስራ ስለማንሰራ ደሞዛችን ብቻ በመጠበቅ ይቺ ደሞዝዋ ስትመጣ የተለያየ ስራ ላይ በማድረግ እቺን ደሞዝ እንበትናታለን። እኔ ደግሞ እጅ ወደ አፍ እንድንሆን ያደርገናል ይሄ ደግሞ ጥሩ ያልሆነ እንተን ነው። እና ስለዚህ ሁሉም ሰው ማድረግ የለበትም። ምንድነው? ደሞዙ ቀን ሳይሆን ሌላ ስራ ጎኔዎች በመስራት ሌላ ገቢ ማግኘት አለበት ብዬ አስባለሁ። ለምሳሌ እኔ የተለያዩ ስራዎችን ስለምሰራ ደሞዝ በወር በሳምንት በሁለት ሳምንት በወር እያገኘው እገኛለሁ። ስለዚህ ይሄ ደግሞ ለኔ ጠቅሞኛል

አመራር ሚና አለህ አመራር ስንል ለምሳሌ ሁሉም ሰው አመራር ሚና አለው። ማለት አንድን ቤትን መምራት ራሱ የአንድ አመራር ሚና ነው። ምክንያቱም ቤቱን በጥሩ ሁኔታ ምንም ሳይፈጠር ምንም ችግር ቢፈጠር እንኳን በሰላማዊ መንገድ እንዲፈታ አድርጎ መምራቱ ትልቅ ነገር ነው። ስለዚህ ሁሉም ሰው ማድረግ ያለበት ነገር ቢኖር የአመራር ሚናን እየተጫወተ ቤተሰቡን መሳደግ አለበት። የሚሰራው ላይ ስራ ላይ ውጤታማ እንዲሆን የአመራር ሚና ወይም ስልጣን መውሰድ አሁን ሚና በተፈጥሮ የሌለው ሰው ደግሞ ስልጣን በመውሰድ የተለያዩ አመራር ሚና እውቀቶችን ማግኘት ይችላል። ስለዚህ ሁሉም ሰው ይሄን ቢያደርግ የተሻለ ኑሮ እንዲኖር ማድረግ ይቻላል ማለት ነው። ስለዚህ ሁሉም ሰው የአመራር ሚና ቢጫወት ጥሩ ነው መልካም ነው ብዬ አስባለሁ። ስለዚህ አመራር ሚና መጫወት ጥሩ ነው። እኔን አለ ብለህ ስለተጠየቅኩኝ እኔ አዎ የተለያየው አመራር ሚናዎች አሉኝ ለምሳሌ የተለያዩ ስራዎችን በመስራት አራር ሚና እየተወጣው እገኛለሁ ማለት

ማዕድንን ትጠቀማለህ መድንን መጠቀም ማለት ይኸውም ማዕድንን የተለያዩ ጊዜያችን እንጠቀማለን እንደ ግለሰብ ግን መድን ብዙ ጊዜ አንጠቀምም ምክንያቱም ማዕድን የሀገር ሀብት ነው። ትልቅ ሀብት ነው። ማዕድን በተቀፈረው ነው የሚገኘው በተለይ የሳይንሳዊ የሆኑ እውቀቶችን በመተቀም ቆፍረን ነው የምናገኘው። ስለዚህ በግለሰብ ደረጃ ማዕድን አልጠቀምም ማለት ነው። ስለዚህ ማዕድንን መጠቀም በጣም አስፈላጊና ጥሩ ነው። ብዬ አስባለሁ። ስለዚህ ማዕድን እንደ ግለሰብ እኔ ብቻዬን አልጠቀመውም እንደ ሀገሩ ነው የተጠቀመው

የስልክ ካሜራ ትጠቀማለህ? የስልክ ካሜራ አዎ እጠቀማለሁ። ምክንያቱም የስልክ ካሜራዎችን የምጠቀመው የተለያዩ ወክ በማድረግበት ጊዜ የተለያዩ መልክአ ምድሮችን ፎቶዎችን ለመያዝ ነው። ስለዚህ ይሄ ደግሞ በጣም አስፈላጊና ጠቃሚ ነገር ነው በጣም እየተጠቀምኩ እገኛለሁ ማለት ነው። ስለዚህ እኔ የምጠቀመው ስልክ ካሜራ የሳምሰንግ ስለ ሆነ ይሄ ደግሞ የተሻለ ካሜራ ነው ብዬ አስባለሁ። ስለዚህ ይሄን ካሜራ ስትጠቀም የምጠቀምበት ብዙ አይነቶች አሉ ለምሳሌ ትምህርታዊ የሆኑ ነገሮችን ፎቶ በማንሳት አነባለሁ ደግሞ ጓደኞቼ ጋር የተለያዩ ቦታ ስንሄድ ትዝታ ትዝታ እንዲሆነኝ ይሄ ፎቶ አነሳለሁ